መጽሐፍ እንኳን ብዙ እኔ አልመሰጥበትም ማለት የሆነ አስፈላጊ ነው ወይ ማወቅ አለብኝ በሚልበሙያዬ ወይም አስፈላጊ ነው ከሆነ። ይሄው በመመሪያዎች ላይ ወይም በምሰራበት ላይ። ያንን ነገር ማወቅ አለብኝ ብየ ባመንኩት እዛ ላይ ነው የማነበው እዛ ሳነብ ራሴን የሚገነባበት ነገር ነው ብዬ ስለማምን በዛ የሚታየኝ አስተያየቶች ጥያቄዎች ራሴን ለመከላከል የማይችል አቅሞች በመገንባት ላይ ነው የምሰራው እንጂ እኔ መጽሐፍ ይመቸኛልና። መጽሐፍ አንብቤ ይሄን ይሄን ልብ ወለድ ማንበብ ይሄን ያለፈ ታሪኮች ማንበብ ብዙ እዛ ላይ አይምስጠኝም። በቻልኩ ግን ይሄን ፕሮፌሽነር ወይም ሙያዬን በማንበብ እዛ ላይ መገንባት ነው የምፈልገው እዛ የተማርኩትን መስራት ነው የምፈልገው እዛ የተማርኩትን ማወቅ ነው የምፈልገው። ይሄንን በማወቅ የምታደርገው ነገሮች ደግሞ በጣም ጥሩ ጥሩ የሆኑ ነገሮችን እንድታውቅና ነገሮች እንድትረዳ የሚረዱን ነገሮች በዛ ላይ ትገነባለህ። እና ይሄንን እየገነባህ ስትሄድ ደግሞ በብዙ ሁኔታዎች ያረከውን ያደረከውን ነገሮችን በጣም ጥሩና መልካም እንዲሆኑ ያለን በአንተ ላይ ያለውን ግንኙነትም በጣም ጥሩ እንዲሆኑ ነገሮችን በጣም እያስተካከልክ ነገሮችን እያወክ ስትሄድ በራስህ ላይ ያለውን እይታዎች በጣም ጥሩና ደስ የሚል ነገሮችን ይሆናል። እና እዛ ላይ መገንባት ነው የሚመች እኔ እኔ ይሄንን እያረኩኝ ሲሄድ ደግሞ በብዙ ሁኔታ ራሴ መቀየር ራሴ መለወጥ። ነገሮችን መገነዘብ ነገሮችን መስተዋት ስታስታውስ ይሄንን ነገሮችን ያሳለፍኩባቸው ነገሮችን በዛ ልክ ስታደርገው ኦር ራስን ያለፍከውንና ያን ነገሮችንም ለመገንዘብ ለመስታወስ ነገሮች ምን ያህል ጠቃሚ ምን ያህል አስፈላጊ እንደሆኑ በጣም መረዳት ስትችል አንተ ላይ የሚሰማህ ስሜት በዛው ልክ ይሆናል ማለት ነው። እና አብዛኛው የማደርገው እዛ ላይ እና የሆነ ችግር ችግርም ካለብኝ እዛ ችግሬ ላይ ትኩረት በማድረግ እዛ ችግሬ ላይ እንዴት መፍታት እችላለሁ? እንዴት እንዴት እንዴት አድርጌ ነገሮች መፍትሄ ላላልሰጥ እችላለሁ? በማለት ነገሮችን በዛ ልክ እንትን እንደ እንደ በዛ ላይ ዝግጅት በመሆን ይህንን ንገር ይህንን ችግሮቼ እንዴት ልፍታቸው የሚል ጥያቄ በራሴ በማቅረብ እዛ ትኩረት ነው የማደርገው እንጂ። መጽሐፍ ልበ ወለድ ነው ወይም ያለፉ ታሪኮች በማንበብ ራሴን ልደበረው ወይም ራሴን እንትን እንዳደርግ ብዙ አይመቸኝም ማለት ነው። አብዛኛው የማደርገው እንደዛ ነገር ነው እዛ ትኩረት ነው የምሰጠው ችግሬ ላይ ነው። ትኩረት የማደርገው እንጂ አልፈው እቺ እንደዚህ ነበረች እንደዚህ ሆነችና እንደዚህ እሱ ላይ ብዙ እኔ የምመስለኝ ነገር አይደለም። ላይ ስታስብ ማለት ትሞክራለህ አንተ እንዴ? የተለመደ ማለት እሞክራለሁ ግን ብዙ አይመስጠኝም ማለት ብዙ ሰዓት አያቆይም ለማመን ብዙ ሰዓት አያቆይም። በቻልኩት እንደዛ ለማድረግ ነው ወይም የሆነ መሳጥ የምትል ትንሽ ካልሆነ አጠራጣሪ ያለ ነገር ነው የምመቸኝ። በጣም ሙሉ መንበብ ማመን እኔ ብዙም ሻሽ ስለማይሰማኝ ብዙ ደስ ስለማይለኝ አላነብም። ብዙ መጽሐፍ

አዎ ፎቶ ማንሳት እንኳን ቡዝኔ ትኩረት አላረግበትም ግን ያለፈውን የተነሣሁትን ነገሮች ሳይ እገረምበታለሁ እዛ ላይ ምስጥ ብዬ ነው የማየው። እንዴ እንደዛ ነበርኩኝ እንዴ ምናምን ለማለት ነው። እንጂ ፎቶ ወጣት እንደናሣ ምናምን ብዬ ቦርጋግ ፊጄ ሰአቶች አድርጌ ንገሮችን ለመረዳት ንገሮችን ለማሰብ ምናምን ምናምን ነው የሚፈጅበት ነገር አይኖርም። ባትፎት ነው መንሣት አልወድም ማለት ይሻላል። ግን የተመሳሱትን ሳየው ግን የሚሰማብኝ ስሜት እንዳየው በጣም በጣም ስተመስጬ ነው የማየው። እና በትምህርት ሰዓት እንኳን እኔ አልኩት።

ዝናብ ሲዘንብ እኔ የማደርገው አሁን ያው ነገሮች እንደ ሰዎች ለየት ይላል። ሰው ዝናብ ፈርቶ ወደ ቤት ሲገባ እኔ ደግሞ ልብሴን ተደብሼ በደንብ ልብሴን ተደብሼ ወክ የማደርግበት ሰአቶች አሉ። ሁለት የሚሰማኝ ስሜት ለየት ይላል ዝናብ ሲመታ ሲመታኝ። እኔ በደንብ ራሴን እንትን አደርጋለሁ ነገሮችን ለመታዘብ እሞክራለሁ። ያሳለፍኩትን ያለፉ ነገሮችን ለማስታወስ እሞክራለሁ። ያንን ያለፍኩትን ያሳለፍኩትን ነገር ራሴን በመስታወስ። ጥሩ ትዝታ በራሴ ላይ በመገንባት ትኩረት አሰጣለሁ። እና ዝናብ ሲዘንብ እዛ ስር በመሄድ ራሴን እምዝናናበት ንገሮች እፈጥራለሁ። ካልሆነ ሌላ አንዳንድ ነገሮችን ብርድ ብርድ ካለኝ ጠቅለል ብዬ የምተኛበት። ዝናቡን የምሰማበት ቴሌቪዥን እያየሁ ሞባይልን እያየሁኝ። ነገሮችን ወደ አንድ ነበርኩማ አንዳንዴ ነገረክ አለው። ጋር እንደዛ ነገር አድርጋለሁ። ከዛ ሌላኛው እና ሲዘንብ ምመኘው በቃ እኔ የምላቸው ሰዎች። ሴት እሷ ጋር ማሳለፍ ሚመኘውና የማስበው ነገር ነው። እና

እኔ የምጠቅመው ቦርሳ ትንሽ አነስ ያለች ማያዣው ትልቅ የሆነች አለና እና በአንድ ቤት በመሃል አድርገህ ኩረስ የምታደርገው ከ ከግራ ጥንትስ ከ ከግራ ሽምጥ በህይወት በህይወት ያለው ሽምጥ ጥህ የዛን ትንሽ የሆነች ቦርሳ እሳ ነው የምጠቀመው ውሳ ነው የምጠቀምበት አራሴን አንዳንድ ነገር አስፈላጊ ነገሮች በዛ ፋይል በማዝ ፋይሎች እና አንዳንድ ጠቃሚ ነገሮች ልክ እንደ ስፒዮ ምናምን እና ይሄን ቼክ ምናምን መያዣ ከዛ አልፎም ቡክ እና አስፈላጊ የሆኑ ዶክመንቶች በዛ ስር በማስቀመጥ የሆነ ቦታ መሄድ ስፈልግ የሚይዛት እንደዛ አይነት ቦርሳ ነው የምትጠቀመው።

አዎ የውሃ የዝናብ ውሃ እሰበስባለሁ ሰብስቤም በቃ ለሁሉም ለብዙ ነገሮችን እጠቀማለሁ አንደኛው ነገር ልብስ ለማጣብ ከኦሞ ምናምን ላውስ ቀላቅለህ ስትጠቀማቸው በቃ እሱ ላይ በጣም ብዙ ጠቀሜታ አለው። አንደኛው እዛ ኦሞውን ስትጠቀመው በርከት ይልልሃል ለመታጠብም በቃ የሆነ ሙቾት አለው ልብሶችም በቃ የሆነ አይፋ በቃ የሆነ ጦሩ የሆነ እይታዎች ታገኝበታለህ በዛ ላይ እና የዝናብ ውሃ ሰብስቤ ለብዙ ነገር ነው የምጠቀመው። አንዳንድ ልብሶችን ለማጠብ እቃዎችን ለማጠብ ከድብርት ለመውጣት ልብሴ በቃ እንትንም ሻወር ሳይቀር መጠቀምበታለሁ። ማለት የዝናብ ውሃ ላይ ነው ይለይብኛል በብዙ ጥቅሜታ እና የማደርገው ነገሮች እዛ ላይ ትኩረት መስጠት ነገሮችን በራሴ ላይ ምን ያህል ይጠቅማል የሚለውን አስተዋጽኦ የሚያረግልኝ ነገር ስለሆነ። እና የዝና ውሃ ሰብስቤ ብዙ ነገሮች የምጠቀምበት ሁኔታ ብዙ ነው እና የዝናብ ውሃ ይመቻል ይለያል። በዛ ሻወር ስታርግ በቃ የሆነ ሲሜቶች አሉበት እና አዎ እጠቀማለሁ።

ሻይ ነው ሻይ ነው የምጠጣው ነገ ነገ ያገኛል። ደግሞ ጠቀሜታ አለው ብዬ ስሰማም ለውድ ስጨታ ወይም ምግቦች እንዲሰጭ ይጠቅመኛል። ደግሞ እየነጠቀኝ ነገሮች ላይ በዛ ላይ በገንዘብ ነገሮችን የምሰማቸው በዛ ልክ ነው። እና ሻይናውን መርጠው

እኔ የምጠቀመው ሳምሰንግ ሳምሰንግ ነው ሳምሰንግ ኤ ኤ ኤ ኤስ ይባላል። የኔም ጥቅም በትምህርት ሁኔታ በድሮ ቆይቼ እህቴ የነበረች ነች። እና ሳምሰን በጣም ነች ሳምሰን ግላይ ለመጠቀም በብዙ ሁኔታ ለየት ይላል እና በዛ ጠቀሜታ ስለሚመቸኝ። ሁሌም የሚጠቀመው ሁሌም የሚጠቀመው እና የሚመችኝ አይነት ስለሆነ ሰላሳ ትኩረት በማድረግ ስልኬን የምጠቀመው አስፈላጊ ነገር ነው ብዬ በማሰብ። ስልክህን ጥቅም አለው

አዎ ግድ ነው ስማርትፎን እና ግዴታ ነው እጠቀማለው። አየተጠቀምኩኝ ነበረ አሁን እጠቀማለው ምክንያቱም ሁሉ ወሳኝ ስራዎችን በስመርትፎን ስለምሰራ የእናስፈላጊ ነገሮችን በዛ ነው የምሰራው ነገሮችን አቅል አሪጌ የምረዳበት ነገሮች ስላሉ ፍና ስማርትፎን ግድ ነው እና ሁሌ ይሄን ምጠቀመው በስማርትፎን ብዙ ብዙ ስራዎች ነው የምሰራው አንድ ብቻ ለስልክ አይደለም የምትጠቀመው ለብዙ ነገሮች ነው የምትጠቀመው ፋይል የሚዘው በዛ ነው። አንዳንድ የፋይሎች የስራ ፋይሎች በዛ ነው። ሁሉ ነገር ብቻ ስማርትፎን እጠቀማለው አስፈላጊ ነገሮች የሆኑበት ሰዓት ደግሞ በዛ ላይ የማደርግ አለብኝ ነገሮች በዛ ነው የማደርገው እና ስማርትፎን በደንብ

ኢንተርኔት አለ አዎ ኢንተርኔት በሞባይለ ዳታ አድርጌ የምጠቀምባቸው ሁሌም በየቀኑ ነው። የምትጠቀመው? ያለኝ ነገሮችን በዛ አታዘባለሁ። ያሉት ዜናዎች ያሉ ነገሮች አንዳንድ ነገር አስፈላጊ ነገሮች የሚባሉ ነገሮችን በዛ ትኩረት በመስጠት ራሴን እንድገነባ የሚያስችል እዛ ላይ ትኩረት በማድረግ የሚያስፈልጉኝ ሀሳቦች የሚያስፈልጉኝ ነገሮችን በዛ ልክ በማወቅ የሚያስፈልጉ ነገሮችን ወደፊት ምን ማድረግ አለብኝ የሚለውን ትክክለኛ መልስ ለመመለስ የሚያችል አቅም ይልቅ ድረስ እንድገናኝበት እንድገናኝበት አደርጋለሁ። እና ያንን ነገር በእኔ ላይ ምን ያህል ጠቀሜታ እንዳላችሁ ምን ያህል ገንቢ እንደሆኑ ትኩረት አደርጋለሁ። አለ ሆይ የሚለው? አዎ አለኝ አዎ እጠቀማለሁ ሁሌ ኢንተርኔት በዛ ልክ ነው የምወደው። ምክኒያቱም በብዙ ነገሮች እኔ ራሴን እንድገነባ የሚያስችል አቅሞች ትኩረት በማድረግ ማስቀጠል ያለብኝ ነገሮች እንድቀጥል ራሴን እንድገነባ ትልቅ ደረጃ እንድደርስ የሚያደርገው አስተዋጽኦ ትልቅ ነው። ያን ስታደርግ ደግሞ ራስህን እያደግክ ስትሄድ በአእምሮህም በአስተሳሰብህም ትልቅ የሆነ አስተሳሰብ ስትሰራ ራስህ ላይ ትኩረት ስታደርግ ጥሩ ነገሮችንም ታገኝበት ራስህን የምትገነባበት ነው። ብዬ ስለማምን ጭምር። ኢንተርኔት አለ ወይ የሚለው? አዎ ኢንተርኔት አለኝ ሁሌ ነው የምትጠቀመው? አለኝ ይለው የሚባለው ብቻ ሞባይል ዳታ የምንለው አሁን የምንጠቀመው ኢንተርኔት አለኝ። ከዛ ከኢንተርኔት ላይ ደግሞ በጣም ወልፈኛ ነኝ። ከዛም ወጥቼ የምጠቀመው ነገር የለም። ሁሌ ከኢንተርኔት ጋር አንተርኔት ጋር ተያያዥ ነገሮች ስራዎችን መስራት እሞክራለሁ። እና ኢንተርኔት አለ የሚለው አው ማለት ነው

አዎ እንዴ በጣም የምወደው ስራዬን ከድሮ የተማርኩበት ስንት የለፋሁበት ስንት ያሳለፍኩበት እሱን ለማስተማር ያለኝ ፍቅር በቃ በሁሉ ነገር ለየት ያለ ፕሮፌሽን ነው ሙያ ነው። እና በጣም የምወደው ስለምወደው ማሳልፍበት ነገሮች ጥንክሬ ነው የምሰራው። ስለምወደው ከድሮ ጀምሬ ብዙ ስራዎች ቢኖሩም ከዛ ቦታ ላልስራ አልቻልኩም ስለምወደው ሁሉ ነገር የቻልኩትን አደርጋለሁ። እና ስለምወደው አይደል እንዴ እዛው ያለሁት ይሄንማ ሁሉ የሚመሰክረው እኮ ነው። ይሄን ስላረኩ አይደል እኔ እዚህ ደረጃ ላይ እንድደርስ ያረገኝ እና ስለመወደው አደል እንዴ አሁን ምሰራበት። በቃ በጣም ምወደው ሙያ ነው። ያስኮርሃል ሰውን ያከብርሃል። ያን ሙያም ሲኖር ሰውን ያከብርሃል በቃ ያለው ከበሬታ ለየት ይላል። በቃ ይሄ ነው በቃ ሀገራችንን የሚያደርገው ብሎ በአንተ ላይ ያላቸው እይታ ትልቅ እንደሆነ ትልቅ ከቤሬታ እንዳለ ከሰዎች ጋር ሳይቀር ነው የምትሰማው። እና ከበሬታው ሁሉ ነገር ነው። ለየት ያለ ነገር ነው።

አዎ ከጉዋደኞቼ ጋር መስራት በጣም ነው ደስ ሚለኝ አዎ እሰራለሁ። ምክንያቱም ጉዋደኞቼ ነው ሚያሰሩኝ። ከሰዎች ጋር ስተዋወቅ ጉዋደኞቼን ሳስታውቅ ጉዋደኞቼ ወይም የሚያሰሩ ሰዎች አለ አይደል? ከእነሱ ጋር ያለን ግንኙነት ከሳቸው ጋር ያለን ቀረቤታ አንተን እንድትሰራ አዲስ ነገር እንድትፈጥር አዲስ ደረጃ እንድትደርስ የሚያስችል አቅም ነው። እና እሱ ላይ በጣም ትኩረት አሰተያየት እሰጣለሁ። የቀጣይ ነገሮችን ደግሞ እንዴት ማሳካት እችላለሁ የሚል እዛ እዛ አካሄዱን አሰራሩን በብዙ ሁኔታ እንድሰራ አግዞኛል እና ይሄንን ነገር እንደዛ ነገር አይነት ነው ያለው። ጉዋደኛ ጋር ትሰራለህ የሚለውን አዎ እሰራለሁ። በብዙ ሁኔታ እንድጠቀምና እንድረባ ያደረገኝ ነገሮች ላይ ነው ትኩረት ያለው እና ከጉዋደኞች ጋር ትሰራለህ ወይ የሚለውን? አዎ ሰራለው በጣም። ከደምበኞቼ ስትሰራ ነው ብዙ ስራ ምሰራው እና እሳቸው የለው አድስ እቃ እዚህ እሄ እቃ አለኝ አድስ ነገር ካለ ንገሩኝ። እኔም አለኝ አድስ እቃ ካላቹ ነግራቸዋለሁ በማለት አዎ። እሰራለሁ በጣም ወደ ደንቦኞች ጋር ስትሰራ ነው ብዙ ነገር ስራ የምትሰራው እና እዛችው ያለው አንድ ሰዓት እዚህ ይሄን ነቃ አለኝ። ስራዎች ጋር ከእሳቸው ነው ምትሰራው ከደንበኞች አሁን ስራ ምክንያቱም ደንበኞችችህ ሁል ጊዜህን ከእሳቸው ያለን ቀረቤታ ጥሩ እያደረግ ስትሄድ ብዙ በአጠቃላይ ጠቀሜታ ያለው ነገሮች ከእሳቸው ምታገኝበት ነገር አለ። እና ይሄን በማድረግ በምታደርግበት ወቅት ደግሞ አንተ ምትጠቀምበት ብዙ ነገር ስላለ ሁሌም በዛ ልክ ነገሮችን አሳክተ ወደፊት የሚያስፈልገውን ነገር እዛ አትኩረህ ስትሰራ ጠቀም ያለ ነገሮች ታገኝበታለህ እና አዎ እሰራለሁ። ትሰራ ነበር ወደፊት የምሰራውንና የማቅደው ነገር ከድንቦኞቼ ጋር ነው። እሳቸው ነው የማገኘው እሳቸው ነው ስራ መስራት የምችለው ብዬ ስለማምን ጭምር አዎ እሰራለሁ።

የሚመስለው ሰው ይባል አና ጥምቀት ላይ ጥምቀት ላይ ሊዮ ሁኔታ የማስታውሰው እዛ ባል ላይ ስንሄድ በቃ የሆነ ደስ የሚለው ሰዎችን ታገኛለህ የምትወዳቸውም ትመኛቸውም የምታስባቸው አዛ ላይ ታያለህ እና ሁሌ እዛ ሄደህ የምትጫወተው ቅልስ ይባላል ወይም ማብደቅ ሰው ማለት ነው እዛ ላይ ትገልጥ ታደርግልህና የቻልክበትን አቅም አማላቅ ተጠቀመህ ሰዎችን ስታወቅ ምናምን እንደን ባላስታውሳለሁ ሁሌ በድሮ ልጄ ያለሁኝ በጣም ሀይለኛ ነበርኩኝ እንደዛ ሳረግ ሰዎች ላይ በኔ ምን ያለቅመኝ እንዳሰብሰብ ሳሳያቸው በኔ ላይ ይገረሙ ነበር።

እንዴ አዎ ገመድ መጠቀም እወዳለሁ። ለምን መሰለህ አንዳንድ ነገሮችን ለመስራት ስትፈልግ ለማስሰር ስትፈልግ የነበረውን ግንኙነት ለማወቅ ስትፈልግ ያንን ነገር እጠቀማለሁ። አዎ ባብዛኛውም ይሄንን የምጠቀመው እንደምታውቀው የኔ የኔ ቤተሰብ ማለትም እናቴም አባቴም ነጋዴ ናቸው። እዛ ላይ ከማድበሪያ ምናምን አለ። እሳቸው ስታስር ስትፈልግ ገመድ ትጠቀማለህ። ይህንን በብዛት ስንጠቀም ነው ያለፍነው ማለቴ ነው። ከዛም ከዛ አልፈው ምን ላይ እንጠቀማለን ገመድ ልብሶች ማስጫ ልብሶች እንዲደርቁ የሚደረግበትን ገመድ አለ አይደል፤ እዛ ታስራለህ ምናምን በብዙ ሁኔታ እንደዛ አደርጋለሁ። ሌላኛው ደግሞ ትሬፕ ወር የመሳሪያ የምሰራበት እቃ ለበል ምናምን አለ እና እዛ ላይ ገመዱ ተበጥሷል። እሱ ለማሰር ደግሞ አንዳንዴን እንደዛ አደርጋለሁ። እና ብዙ ገመድ እጠቀማለሁ ማለት ነው።

ለበጎ አድራጎት ሰርተህ ታውቃለህ የሚለውን አዎ አውቃለሁ? ለበጎ ስራ ለበጎ አድራጎት አንዳንዴ እሰራለሁ ማለቴን። ለበጎ አድራጎት ስትሰራ የሚሰማህ ስሜት አለደስ የሚል እና ይሄንን በማየት ነገሮችን አደርጋለሁ። አንዳንድ ምን አደርጋለሁ መሰላችሁ በቃ ትራፊክ ብዙ ሲበዛ ምናምን በቻርኩት ይህንን የተጨናነቁ መኪናዎች እሷቸው ለማሳለፍ የምትጠቀምባቸው አንዳንድ ነገሮችን መኪና እንዳርፍ ያደርጋልና ከዛም በማድረግ እንደ በጎ አድራጎት ያደረኩት ነው ይሄ ነው። ሌላኛው ከዛ አለፍ ብሎ ዝም ብዬ በነጣ መንግስት ያገለገልኩበት ልምድ ስራ ይሆነኛል በማለት። ዝም ብዬ ስራ ሳልቀጠር በፊት በድረግ አድራጎት በቃ ዝም ብዬ ሳገለግል ነበረ። እና ይሄንን ነው ለበጎ አድራጎት የሰራሁትን ይሄ ነበር

ልብስን ምን ያህል ጊዜ ታጥባለህ የሚልም በወር አንዴ ወይም ሁለቴ የማጥበው ምክንያቱም ቤታችን ላይ ውሃ ችግር አለ ምን ማለት ነው? ሁሌ አትመጣም በወር አንዴ ምናምን ነው የምትመጣው። እና ለዛ ስለሆነ ነገሮች እንዳንሰራ ነገሮችን እንደ አዲስ እንትን እንዳንል በተለይ ሁኔታ እነዚህን እ ለማስወገድ የሚያስችሉ አቅሞችን እንትን አናደርጋለሁ። እና በሳምንት አንዴ ወይም ሁለቴ ነው የምንሰራው። እና ያንን ነው እንትን ያደረግብን

አልጠቀመም። ግን በቻልኩትም ቤቴን ዘግቼ ነው የምለው። በቻልኩትም እንደዛ መማርን ቢምቢ ምናምን ሌላም ነገሮች እንዳይመጡብኝ ለመከላከል የማደርጋቸው ነገሮች እንደዛ ነገር ስለሆነ ትንኝ አይመጡኝም። አብዛኛው ነገሮች ቤቴ ዘግቼ ስለምውል ከዛ ውጭ ነኝ። እና የቻልኩትን እንደዛ በማድረግ ራሴን ፍታ ለማድረግ ከቻልኩት እንደዛ አይነት ሁኔታዎች ሳመቻች ያልኩት እና ይሄኛውን መረብ እኔ አልጠቀምም። መጠቀም

አዎ ገንፎ እበላለሁ በጣም ይመቸኛል ደስ ከሚለኝ ባህላዊ ምግብ አንዱ ነው። እና ጎንፎ በብዙ ነገር ጠቀሜታ አለው ብየም ስለማምን ጭምር። ደስ ይለኛል የሆነ ስብልት ምናምን ግርባብ ግርቦት ይሰማል። ከብዙ ነገሮች አጠቃሚ ነገሮች ስላሉበት በውስጡ። እና ስለመውድ ገንፎ እወዳለው ይመቸኛል

ፋሲካ ነው የምወደው ፋሲካ በጣም ይመቸኛል። ማለት አመጣጡ ይህንን የጥንበት አርባ ቀኖች የሳለፍነው ህይወት ምናምን ብዙ ቀን አልፈን መጨረሻ ላይ ሲሆን አንደኛው ነገር የፈጠራች መዳኒታችን እየሱስ ክርስቶስ ከቤተክርስቲያን ከሰማይ ሰማያት ወርዶ እኛን ለማደን ለእኛ የተሰቀለበት ሁኔታ ስለሚያሳይ ያን እለት በልዩ ሁኔታ የሚሰማኝ ስሜቱ ለየት ያለ ነው። ምክንያቱም እሱ ለእኛ ብሎ ለኛ ብሎ የተሰቀለበት ነገር ስለሚገልጽ እና ፋሲካ በጣም ነው የሚመቸኝ።

ማወቅ አውቃለሁ ግን አልፈጭም እንጂ የማላውቀው ነገር የለኝም ያ ነው ሁሉ ነገር ማወቅ ግድ ነው። ምክንያቱም እኔ የተወለድኩበት እንደ ጠረፍ ትንሽ ከተማ ስለሆነች ገጠር ምን ትባል ነገር ናት። እና እና ቡና መፍጨት ታውቃለህ የሚለው? አውቃለሁ የማ ላቀው ነገር የለኝም። አዎ ሲፈጭ ሲመጣ ምንድነው? ማድረግ እንዳለበት ምን መሆን እንዳለበት ነገር ውጪ ሁሉ አውቃለሁ በምን መቃደል እንዳለበት ትባላለህ። ምናምን ሲሆን ነው። እሱ ወይም ነገሮችንም ትር ተረዳለብን ነገር በዛ ልክ በዛ ስር ነው እና ቡና መስጫ ታውቃለህ የሚለው? አዎ አውቃለሁ

በስራ ስንት ስራ ጥሪ ታረጋለህ የሚለው አይታወቅም ማለት። ሊበዛም ይችላል ሊያንስም ይችላል። ብቻ ከአስር በላይ ስልክ ጥሪ አረጋለሁ። ይሄን የማረገው አንዳንድ ስራዎች በጎን የምታስባቸው የምትሰራቸው ነገር አለ አይደል? በቃ በመሃል ይደውልልሃል የሱቅ ጥሪ ታረጋለህ። ይህን በምታደርግበት ግድ ስለሚልህ ማረግ ሳለብህ ነገሮችን ስለማስጎድድብህ ይህንን እሰራለሁ። እና ግድ ነው

አዎ ደስ ይለኛል የሆነ ሰዓት ሁሌ ባይሆንም አንዳንዴ ደግሞ የሆነ ነገር ታስታውስ በዛ ትጽፋለህ ወይ ደግሞ? በእጅ መጻፍ የሆነ ደስ ይልህና መፈረም አንዳንድ ጽሁፎች እንዴት አድርጌ አሳምሬ እጽፋለሁ ሚለውን አንዳንዴ እንደ እንደዚህ በማገኘው ባኮ ካርቶን ሌሎች ነገሮች እዛ ላይ በመጻፍ እራሴን ፈተና ማድረግ ነገሮችን ምን ያህል ችሎታ አለኝ? የሚለው አንዳንዴ ምን ያህል እውቀትም አለኝ። የሆነ ነገር ደግሞ ቃሌ ላይ ስትመጣ ወይም ለመውራት ለመናገር ደስ ሲለኝ። ብጽፈውስ ምን እንዴት ነው ሚጻፈው ምናምን ስፔሊንጉ እንዴት ነው አጻጻፉ እንዴት ነው? በሚል ትኩረት በማድረግ ይሄን የማደግበት ሰአቶች ደግሞ በብዙ ናቸው። እና በእጅ መጽሐፍ ትወዳለህ ወይ? የሚለው አዎ በጣም የምወደው አብዛኛው የምትጽፈው እንደዛ ነገሮች አሉ። እንደዛ ነው ያደረገው እጽፋለሁ ደግሞ ከኮምፒውተር በላይ በእጄ መጻፍ ደስ የሚለኝ ወቅቶች አሉና። ራሴን ማደስ ነገር እንደዛ ነገር አይነት ስለሚሰማኝ ጭምር ነው

ማንካያ አብዛኛ በማንካያ እምበላቸው ነገሮች አሉ አንዳንድ እንጀራ ፍርፍር ምናምን ስሰራ በማንካም እመገባለሁ በእጄም እመገባለሁ በእጄ እመግባለሁ እና ያሉንን እቃዎችን በመጠቀም ነው የምመገበው። አብዛኛው ግን በእጄ በእጄ እመገባለሁ። በእንትንም እመገባለሁ ይህንን አስፈላጊ ነው ባሰብኩት ነገሮችን ወፌም አለኝ በዛ መሃል እመገባለሁ። እና እንደዛ እያርኩኝ

አዎ አዲስ ቴክኖሎጂ መማር ትወዳለህ ወይ የሚለው? አዎ በደንብ። ለምን ለምን መማር? አዲስ ነገር ማወቅ አዲስ ነገር መረዳት አዲስ ነገር ማምጣት ወደ ጭንቅላቴ የሚሰም የሚሰጥ ምችት። ከምነግርህ በላይ ደስ ይለኛል ሁሌ ይሄን የማስበውና የማልመው ነገር ነው። ሁሌ ስለሚሆነው ስለማስበው የማደርገው ሁል ጊዜ እንድማር እንድማራመር አዲስ ነገር እንድፈድር የራሴን ችሎታ የራሴን ሆሉ ነገር አደርጋለሁ። እና ቴክኖሎጂ ለመመር ደግሞ ወደኋላ የምል ነገር አይደለሁም። እና በዚህ ላይ መስራት ያለበት መስራት የለበት ነገር። እሰራለሁ እና አዲስ ቴክኖሎጂ መማር እወዳለሁ። በጣም የምፈልገው ነገር ነው። ራሴን መገንበያ የምፈልገው ነገር ነው። ይሄን የተመኘሁትን በፊት ያሰብኩት ነገር ነው

እንዴ አዎ እችላለሁ። ማለት እውቀት እኔ የያዝኩትን በደንብ ማወቅ አለብኝ እንጂ ያወቅኩት ነገር ለማስተማር ለመማር ለኔ ቀላል ነገር ነው። እኔ ሁሌም ማስበው ማደርገው ነገር ነው። ይሄንን ለማድረግ ደግሞ ሁሌ ስመኘው ሳስበው ስለነበርኩኝ ይህን ለማድረግ የቻልኩትን ሁሉ ነገር አደርጋለሁ። እና ማስተማር ትችላለህ ወይ? የሚል አዎ በደንብ በደንብ እችላለሁ። ለምን አልችልም? ምክንያቱም ካወቅኩት ከተማርኩት በደንብ ካጠናሁት ለምን አልችልም? እና እችላለሁ።

የስራ ቦታ ደህንነት ሰላም ነው። ማለት ዘበኛ አለባቸው አለብን። ምንም ሚሰርቅ ሰው የለም። ሁላችንም እንተዋወቃለን ሁላችንም እንከባበራለን ያለው እቃ ደግሞ የተውነው ቦታ ላይ ይቆያል ይቆይብናል። እና ደህንነቱ ሰላም ነው ምንም ምቾት ነው ሚሰማህ? ምንም ሚረብሽ ነገር የለውም። በቻልኩት ራሴን መረጋጋት ራሴን መጠንቀቅ። ራሴን ወደ ቀጣይ ህይወት ምን እንዴት አድርጌ ማደግ አለብኝ የሚል ላይ ነው። ራሴን ምገነባው እንጂ ወደ ክፋት እና ወደ መጥፎ ነገሮች እንትን አልልም። እንዴት ነው የሚለው ጥሩ ነው።

የቤት እንስሳ ድመት አለችኝ ድመት አለችኝ። አንድ ቤት ላይሆንም ከቤት ከወንድ ጋ ስለምንኖር ከዛ እሷ አለችኝ በቻላችው ወደ ቤቴ ትመጣለች ምግብ አቀርብላታለሁ ሁሌም እየመጣች ከእኔ ቀጥተኛለች አንዳንድ ምግቦችን ወተት ምናምን ገዝቼ ለሷን እሰጣለሁ። እና ድመት አለችን ሁሌ ደግሞ ወደ ቤቴ እየመጣች የቻለችው ከእኔ ጋር ከእኔ ጋር ፈታ ለማለት ታረጋለች እና ሁሌም ወደ ቤቴ መጣ የምታደርገው ነገር ወልዶ እያደረገች የቻላችው ነገር እንትን ታደርጋለች። እና ድመት አለች ድመት ሁሌ ነው የምትመጣው ከእኔ ጋር ነው የምትኖረው ማለት ይቻላል። እና ድመት አለችኝ ድመት ብቻ ሌላዎች ሌሎች ድሮ ነበሩኝ። ቤቴ ቤቴ ቤታችን እያለሁኝ ማለቴ ሀገሬን ሄዋን እያለሁኝ እዛ ግን ብዙ እንስሳዎች የቤት እንስሶች ነበሩኝ። እዚህ ላይ ግን አሁን ድመት ብቻ ነው ያለችኝ ከድመት ግን ሁሌ ትመጣለች እና ምግቦችን ምናምን አቀርብላታለሁ በቻርኩችን ከሷ ጋር ትንሽ ደሰት እላለሁ

አዎ መዘመር ደስ ይለኛል። በተለይ በተለይ ኦዲዎች ሲሆን። ይሄን ፈጣሪን ማስታወስ ያለበት ነገር መገምገም ማድረግ እንዳለብኝ መስማት። ያለፍኩባቸው ችግሮች እንዴት ላልፍ? ያለፍካቸው እንዴት አድርጌ ትልቅ ቀረጫ ድረስ። ዘላቂ ነገሮች ላይ ምንድነው? የሚለውን ጥሩ ስሜት ይሰማኛል። በምዘምርበት ወቅትም ራሴን ጥሩ ስሜት ይሰማኛል። ከፈጣሪ ጋር ያለኝ ግንኙነት መልካም ጥሩ እንዲሆን የራሴው አስተዋጽአለሁና። አዎ እላለሁ

አዎ ጾም እጾማለሁ ግን ብዙ አላካብድም አሁን ላይ ትንሽ ከጾም ትንሽ ለቀቅ ብያለሁ ያለው እንጂ ድሮ እጾም ነበረ ማለት በፍ ካብቼ ምናምን ያለውን ጾሞች ጹሜ ለራሴ ለመበረታበት ያለው ነገሮች ለራሴ የምችለውን ለመረዳት የሚያስችል አቅሞች ላይ እዛ ላይ በመገንባት ትልቅ አስተዋፆ አረግ ነበር። አሁን ሲታየኝ ግን ከጾም ጋር ትንሽ ተጣልቻለሁ። ነገሮችን እንትን ለማወቅ የሆነ አይደለም ለምን እንደሆ አላውቅም ብቻ። ብዙ ጾም አልጾምም። ድሮ እጾም ነበር አሁን ግን ብዙ ጾም አልጾምም።

አዎ ውሳኔ መስጠት በጣም በጣም ነው የምትችለው ነገሮችን ውሳኔ እሰጣለሁ። ማለት ነገሮች እኔም ግን ቅድመ ሰብ ቅድመ ቅድሚያ ቅድመ ውሳኔ መስጠት። መጀመሪያ ለመጥናት ነገሮችን ለመወሰን አንዳንድ ነገሮችን ግምገማ ስብሰባ ምናምን አደርጋለሁ። ከዛ በኋላ ያለው ነገሮች በመረዳት ምን መሆን አለበት የሚለውን ለመመለስ የማስችል አቅም ላይ። እንትን አደርጋለሁ እና ይሄንን በማድረግ በተቀደመው ለራሴ ጠቀሚ ነው ወይም አስፈላጊ ነው ብዬ የማምንበት ነገር እዛ ላይ እናደርጋለሁ እና ውሳኔን መውሰድ እንችላለን የሚለውን አዎ በደንብ

በድን ቋንቋኛ አላምንበትም ምን እንደሆነም አላውቅም። በድን ቋንቋ ሲባልም ሰምቼ አላውቅም። ስለሱው ብዙ ሀሳብ የለኝም እውነት ለመናገር በዱር ቋንቋ ሲባልም። ከድሮ ጀምሬ ማለት ከልጅነት ጀምሬ አስታውሳለሁ የነበረው አለኝ ወይ አልነበረኝም ወይ የሚለው ሁሉ ለመገምገም ራሴን ያቻልኩትን ስራ ነበረ። እና ብድን ቋንቋ የሚባል ከድሮ ሰምቸው አላውቅም። እና ታምናለህ የሚለውን አላምንበትም። አላውቀውም። ስለዚህ አላምንበትም ያላምንበት ነገር መናገር

በትርፍ ቦታዎች ላይ የት ነው የምታስቀምጠው የሚለው አልበም ላይ አልበም ላይ አስቀምጬ ቤቴ ነኝ እዛ ነው የማስቀመው። በቻልኩት መጠን እሳቸው እንዳያበላሹ የምጠበቅበት አንድ ቦታ። አመቻችቼ አመቻችቼ ነገሮች እንዴት መኖር አለበት እንዴት መቀመጥ አለባቸው የሚሉን ትልቅ ጥልቅ አስተሳሰብ በዛ ላይ በመገንባት አስፈላጊ አስፈላጊ ነገሮችን ራሴን እንድገነባ የቻልኩትን ችሎታ አደርጋለሁ። ለፎቶችህ የት ነው የምታስቀምጠው? ቤቴ ላይ ነው የማስቀምጠው

መንዳት እንኳን አልችልም አሁን ማለት ሞክሬ ነበረ መንጃ ፍቃድ ለመውጣት ግን እዛላይ ትንሽ የሆነ ብር የሚፈልጉ ሰዎች ምናምን አሉና። በዛ ተናደድኩኝ ማለት መንጃ ፍቃድ መስጠት የሚፈልጉት እንድትለማመድ እንዴት አድርገህ መዘወር እንደምትችል እንድታውቅ ምናምን አይፈልጉም በዛ ምክኒያት ተውኩት እንጂ። መንዳት አልችልም ማለት ነው። ማለቴ አልለመድኩኝም እኔ ወስኜ ሁሉን ነገር ከፍዬ ነበርና በዛ ምክኒያት አቋረጥኩኝ እንጂ።

የቴክኖሎጂ ጥረት አድርሰህ ደርበህ ሲ ችግር ሲገጥምህ ምን ታደርጋለህ ማለት ያን ችግሮች ሲያነቅ ሲያደርግብህ ምን ታደርጋለህ? በሌላ መፍትሄዎች ይጠቀማል ማለት ነው። ጉልበትህን ሌላ ባለሙያውን ነገሮችን አደርጋለሁ። አሁን ቴክኖሎጂ የሚጎድልብን ጭነት ምናምን ስትፈልግ ምክንያት ምናምን እፈልጋለሁ። ያን እንትን ለማድረም ደግሞ አህያ ምናምን አለች በዛ ትጠቀማለህ። ወይም ጋሪ ምናምን አርገህ ትጠቀማለህ። እና ቴክኖሎጂ ጎልድብኝ ልክ በነዚህ በነበላዊ ንገሮችን ያሉትን የነበሩትን በዛ ለመስራት መፍራለሁ።

የትርፍ ጊዜ ማሳለፊያዎች? ምንድን ናቸው ሚለው አንደኛው ስፍሬ ላይ ስፍሬ ላይ ኮሮምብል ፑል ልጆቹን ያለበት ቦታ አለ። እዛ ሂጄ እንደቻይጉትን። የትርፍ ጊዜ እዛ ሄጄ። ራሴን ከድብርት ወጣ ለማለት ከጭንቀት ወጣ ለማለት ያለፍኩትን ችግሮች ምን ያህል እንትን እንዳደረጉኝ ራሴ ላይ ምን ያህል እንደነበሩ። ትኩረት በመስጠት ምን መሆን አለበት ለምን መቀጥ አለበት የሚለው ላይ እጅግ መስራት እፈልጋለሁ። ይህንን ትኩረት በማድረግ የትርፍ ጊዜ ዘና ለማድረግ እሞክራለሁ። አንዳንዴ በትርፌ ሰዓቴ ነው ያንን ኢንተርኔቶች በማየት አንዳንድ አዋቅ አስፈለግ አስፈላጊ ነገሮች አሉ ብዬ ማምናቸው ነገሮች። ማወቅ ያለብኝ እንዳውቅ አደርጋለሁ። እና ይሄንን ነገሮች እያደረኩኝ ራሴ የምገነባበት ነገር አለ

ሮማንቲክ አይነት ፊልም ደስ ይለኛል። ማለት በልዬ ሁኔታ ተመስጬ ሙሉ ትኩረቴን ስጨኝ የማየው ሮማንቲክ ፊልም ነው። ያለፈው ነገር በደንብ አድርጎ የሚያሳይ ትክክለኛ ሮማንቲክ አይነት ነገር ያለው ማለት ሴክሱ ምናምን አይደለ። ግን የፍቅር ማሳየት ያለባቸው በፍቅር ትክክለኛ ትወና የሚያሳዩ እንደዛ አይነት ደስ ይለኛል። ሮማንቲክ በልዩ ሁኔታ አያለሁ። ሮማንቲክን ከሚመቸኝና የምወደው አይነት ፊልም ነው። አዲስ አዳዲስ የመጡ የፊልሞች መጀመሪያ እያቸዋለሁ። እና ጥሩ ከሆነ በጣም ትመስጬ ነው የማየው። ትኩረቴን ሰጥቼ ነው የምሰጠው። እና ና ሮማንቲክ የምወደው ፊልም አይነት ነው።

መናፍሻ ማለት መናፍሻ ሰው የሚናፍስበት ከድብርት ሚወጣበት ራሱን የሚያድስበት ራሱን እየተደሰተ የተወሰነ ቦታ ከጫጫታ ከድብርት የሚወጣበት ነፈስ ያለ ቦታ ሆኖ እዛ ላይ ሰዎችን እየመጡ ራሳችንም ሚዝናኑበት ራሳቸው የሚረኩበት ትልቅ ነገር ስለሆነ እና መዝ መናፍሸ ማለት ሰውን የተናፈሰ ራሱን የሚዝናናበት እና ራሱን ማወቅ የሚችልበት አቅም ራሱን እየገነባ በሚሄድበት ነገር ነው

የተጠቃሚ ስም ማለት ያንን ሰው ግልጋሎትአአነው ተጠቃሚው ወይም የሆነ ግልጋሎት እያገኘ ነው ያን ሰው ያገኘው አገልገሎት ላይ መዝገብ ሲፈልግ እሱ ተጠቃሚ ይባላል። እሱ እየተጠቀመ ሊመዘገብ ሲመጣ እሱን ተጠቃሚ ስለሆነ ማነው ስምህ ትለዋለህ? እና የተጠቃሚ ስም ማለት ሰውየው መጥቶ ራሱን ለመጠቀም ወይም ራሱ ለመርባት ብሎ እዛ ስራ ላይ ሲመዘገብ የተጠቃሚ ስም ተጠቃሚ ስሙ ማን ይባላል ተብሎ እንትን ስለሚደረግ ተጠቃሚ ሰው ማለት ሰውየው እንዲጠቀም ብሎ የመጣበት ስም ማለት ነው

ስትራቴጂ ስትራቴጂ ማለት እቅድ እቅደ ነገሮችን እንዴት አድርግ በዚህ በዚያ አድርጌ አልፋለሁ። በዚህም ከኋላ እንደዚህ አድርጌ ወደዛ ሲሄድ እዛ የማገኝበት ነገር አለ። በዛ ባገኘሁበት ነገር ብለህ ነድፈህ ለብዙ ቦታዎች መድረስ የምትችለው የምትፈልገው ነገር በእቅድ አድርገህ ያንን ነገር መሰካት የምትችለውን ነገር ስታደርግ ያን ስትራቴጂ ይባላል። ስትራቴጂ በእንግሊዘኛ ቃንቃ ነው። እና እቅድ እቅድን እምታሳካበት መንገድ ማለት ነው

ግዢ ማለት የሚገዛ ነገር ነው። ግዢ ተደርጎ የሚመጣ ግዢ የተደረገበት ወይም የተገዛ ነገር። አንድ ሰው ግዢ አደረገ ግዢ ግዢ አደረግክ ወይም ገዝተሃል ማለት ነው። ግዢ ማለት የሚገዛ ነገር ነው። ገዝተህ ስታመጣው ነገሮች ግዢ ግዢህን ጊዜ ፈፅሜያለው ይሄን ግዢ አድርግያለሁ ይሄን ግዢ አድርሻለሁ ወደዛ ግዢውን ልኬያለው ትላለህ። እና የገዛኸውን ነገር ግዢም ልኬያለሁ ወደዛ ልኬውን ጽፌ ግዢውን ጽፌ ልኬልሃለሁ እና የተገዛው ነገር እንዲገዛ ጽፌልሃለሁ ያልከው ነው። እና ግዢ ማለት ግዢ

መልካም ልደት ማለት ልደት ማለት አውዳ አመት ነው የሰው አውዳ አመት ምን እንሆን ላይ የምናከብረው ልደት አለ። እና መልካም ልደት ማለት የልደቱን ባህል እንኳን በሰላም አደረሰ መልካም ይሁንልህ ብለህ የምትመኘው የምትመኘለት ነው ለሰው አሁን ልደት ይደርሰዋል መልካም ልደት ትለዋለህ። ቴንኪው የቀኔን የእሱም ደግሞ ያመሰግናል አመሰግናለሁ ምናምን ይልሃል እና መልካም ልደት ማለት መልካም ልደት ልደቱን እንኳን አደረሰህ። ልደቱን እንኳን አደረስን ልደቱን እንኳን አደረሰህ መልካም ልደት ትላለህ። ልደቱን ደግሞ መቼ ነው? አንዲስ አመት በፈረጅ አቆጣጠር አዲስ አመት አካባቢ ሚመጣው እለት ነውና መልካም እለት ማለት አዲስ አመት። ለልደቱን እንኳን አደረሰ የዘዋና የተጨረሰ ክርስቲያን የተወለደበት። የተወለደበት ቀን ለእሱ እንኳን ደረሰ እያልከው ነው

ትንሽ ማለት ጥቂት ወይም ትንሽ ትንሽ ማለት በጣም ትንሽ ትንሽ ማለትን ትፈልጋለህ? ጥቂት ማለት ነው በጣም ጥቂት ጥቂት ስትለው ትንሽ ማለት ነው። የሆነ ነገር ታናሽ ታናሽ ታናስ የሆነ ትንሽ የሆነ። ብዙ የሱ ነገር ማለት ትልቅ አለ አይደለ የሱ ደግሞ ትቃራና ቃል ትንሽ ይባላል። እና ትንሽ በጣም ጥቂት ማለት ነው። እና እንደዛ ነው

ሪፖርት ማለት በትግል በአማርኛ ምን ይባላል ሰነድ መረካከብ ወይም የተሰራ መረካከብ እኔ የሰራኸው ስራ አለ እዛ ስራ መረካከብ ስትፈልግ ሪፖርት ታደርጋለህ ወይም ፋይል ላረክብ ወይም የጨረስኩትን ወይም ያለው ስነዶች ለአስረክባቸው እኔ የሰራሁት ይሄን ይሄን ይሄን ነው ብለህ ርክክብ ታደርጋለህ ይህን ፋይሎችን ትቀበላለህ ማለት ነው በሌላ አባባል ሪፖርት ማለት ፋይልህን ፋይሎች ስነዶች መቀባበል ማለት ነው። ወይም የሆነ ነገር መሳወቅ እንዴ እንዴ እኔ እንደዚህ እንደዚህ አድርጋለሁ እንደዚህ ባረኩ ባረኩ ነገር እንደዚህ መሆን አለበት በነገሮችን እንትን የምታደርግበት ነው እና ሪፖርት ነገሮችን እንድታውስ አውቃቸው ነገሮችን እንዳደርግባቸው ቋንቋው የእንግሊዘኛ ስለሆነ ሪፖርት ማለት ነገሮችን ማሳወቅ እንዴ እንዴ እዚህ ነው ያረኩት እና እንደዚህ መሆን አለበት ወይም እንደዚህ ሆኗል ብለህ ሪፖርት ታደርጋለህ ታሳውቃለህ ሰው እንዲያውቁ ታደርጋለህ ማለት ነው።

መታጠቢያ ቤት የት ነው? መታጠቢያ ቤት የት ነው ማለት አንተ እኔን መታጠብ ፈለኩኝ መታጠቢያ ቤት ነው መታጠቢያ ቤቴ እዛ ከሻወር ያለሁበት ቤት ወደዛ ጠጋ ብዬ ነው የሚሄደው እና ሻወር እዛ ላይ ስንት ሄጄ እንትን የማደርግበት ራሴን የምታጠብበት ከድብርት የምወጣበት ራሴን ሻወር አድርጌ ከሚሰማኝ ስሜቶች ነጣ ለማድረግ የምጠቀምበት ነገር ነው እና አሁን መታጠቢያ የት ነው የሚለው እዛ ቅርብ ቤት ከቤቴ በጎን ፊት ለፊት ነው የሚገኘው፤

የት ማለት ቦታ ነው የሚጠቀምበት የት ቦታ ነው? ቦታው ሲንገረኝ ማለት ነው የት በ የሆነ ቦታ አለ የሆነ ነገር ይሆናል ስለሱ ስትጠይቀው የት ትላለህ እና ስለቦታው ቦታው አሳየኝ በታው አሳውቀኝ ቤቱን እንገናኝ እያልከው ነው እና የት የሚለው ቦታው እንዲነግርህ ስትጠይቀው ሰውም ቦታው ላይ እንዲነግርህ የራሱ እንትን ይላል ማለት ነው።

ሚስት ማለት ተካፋይ የአንድ ቤተሰብ ተካፋይ የወንዱን ተካፋይ ግራጎኔ ግራጎኔ ሆና በእኔ ላይ ያለን ያለውን ያለውን ቦታ ለየት ብሎ ለሷ በምሰጣት ፍቅር ለሷ በምሰጣት ዘጌቶች ለኔ የሚሰጠኝ ሀይል አለ። እሷን ምታማክረኝ ሷንም ምሰጠኝ ሁሉ ነገር በእኔ ላይ ሚገነባ ጥንካሬ ስጥመት መሄድ ያለብኝ ነገሮችን በዛ ልክ እንድገነባ አቅሜን አቅሙን እንድትሰጠኝ ተከፋፍልን ተዋውቀን ነገሮችን መረዳት የምንችለው አቅሞች ላይ በመገንባት ራሳችንን ከምንፈልገው በላይ ስንችል ነው። ሚስት ማለት የአንድ የአንድ ባል ክብር ጸጋ ነገሮችን አገናዝባ ምትረዳ መልካም ሴት ማለት ነው። እና ሚስት ያለን ክብር ለየት ይላል አከብራታለሁ አደንቃለሁ። ይህንን በማድረግበት ወቅት ደግሞ ራሴን ሚስት የሚለው ነገር እሷን ለማድነቅ እሷን ለማክበር የሚመችውን ሁሉ ሳደርግ። በራሴ ላይ ያለን ችግር ምን ያህል ነው የሚለውን የሚያሽል ትልቅ ጥልቅ እይታ ጥሩ እንዲሆን

ጆሮ ማለት በሰው ላይ አንድ ያከል ነው። ጆሮ ሰውን መስማት ለመዳመጥ ነገሮች ለማገናዘብ። ከአይኖች በላይ ሰምተህ ነገሮችን የምትወስንበት ከሰዎች የምትግባባት ነገሮችን ማወቅ የምትችልበት። ከሰዎች ያላገነኝ ልምድ ማወቅ የምትችልበት አንድ ጥሩ ነገር ነው። ጆር ለብዙ ሰዎች ለራሳቸው ጥቅም አላቸው። በጆሮ ጆሮ ሰውን የተዋወቀ አለ ከሰዎች ጋር ታወራለህ ከሰዎች ጋር ያለህ ግንኙነት በደንብ ወደ ጥሩና መልካም ለመቀየር የሚያስችል አቅም ላይ ትገነባለህ። ጆሮ በጣም ጠቃሚ ነገር ነው። ጆሮ ለመስማት ብቻ አይደለም የምትጠቀመው ውበትም አለው ይስባል ይማርካል ሰዎችም በጆራቸው እየወደዱ የማውቃቸው ሰው አለ። ጆሮዋን ነው የተመቸኝ ጆሮዋ ሳያየው ነው የተመቸኝ ሲል ሰምቻለሁ። እና ጆሮ ውበት ነው በቃ ፈጣሪ የሰጠን ሁሉ ነገር ሁሉ በየምክንያት ነው። በእኛ ላይ የሰጠውን ነገር ምን ያህል ውብ እንደሆነ ምን ያህል ደስ የሚል ነገር እንደሆነ በዛ ትገነዘባለህ

ቀን መጠየቅ ማለት ቀን መጠየቅ ሰው ላይ ቃሉን መጠየቅ ምን ይመስላል ምን ያስባል ምን ምን ይወስናል የሚለው ነገሮች። እዛ ላይ ትኩረት በማድረግ ሰውን የምንጠይቅበት ነገር ነው። እና ቃለ መጠየቅ ማለት ሰውን ቃሉን መጠየቅ። ምን ይላል የምትፈልገው ነገር አለ አይደል? እዛም እዛም የሚፈልገው እዛም መጠየቅ የምትፈልገው ነገር። እዛ ላይ ትኩረት መስጠት የምትጠይቀው ስቃይ ጥያቄ ማለት ነው። እዛ ስትጠይቀው ደግሞ እሱ የሚመልስ ነገር አለ ማለት ነው።

ደስተኛ ማለት በቃ ደስ ያለ ነገር ደስ የሚያሰኝ ከድብርት የሚያወጣ የሆነ ደስ የሚል ስሜት። የማትረሳው ነገር ራስህን ቀና አድርገህ የምትኖርበት ከክፋት የምትወጣበት ራስህን የምታዝናናበት። ራስህን የምታዝናናበት መልካም ነገር ደስተኛ ይባላል የሆነ ሰው። ደስታውን ሲያሳይ ደስተኛ እኔም ደስተኛ ሆኛለሁ። ሰውም ሌላ ሰውም ይሁን ሁሉም ሰው የሚጠቀምበት ወርድ ነው ቃል ነው። እና ደስተኛ ነህ ስትለው ደስታው

ዝናብ ዝናብ ማለት ከሰማይ የሚመጣ ውሃ ከእግዚአብሔር ተልኮልን መሬት ላይ ሲያርፍ ተክሎች ስበው ሲጠጡ ውሃ ሲያጠላቅልቅ የሚፈጠር ነገር አንተ እንዳይደብርህ ነገሮችን አትኩረህ እንድታያቸው ያለው ሁኔታ ስትስማማ ሰውን የምትገነዘብበት መልካም የሆነ ነገር ነው። ዝናብ ዝናብ ስትሰማ ደስ የሚል ስሜት አለው ተኝተህ ስትሰማው እየሄድክ ስትሰማው ስትመታ ዝናብ ይለውያል የሆነ ጥቅም ያለ ነገር አለው። ዝናብ ደስ የሚል የሚጣፍጥ ነገር ስላለው እኔ ስመታ ደስ ይለኛል ሁሌ በራሴ ላይ ደስ የሚልን ስሜት ስለሚሰማኝ በቻልኩትን ዝናብ መጥታለሁ።

ሆቴል ማለት ሰው የሚመገብበት፣ አልጋ ያለበት፣ ጥብሶች፣ ምግቦች፣ መጠጦች ሁሉን የያዘ ከዛ ውስጥ ደግሞ ሰራተኞች፣ ወይተሮች፣ አስተናጋጃች ማለት ነው አስተናጋጆች ደግሞ በተለያዩ ሁኔታ የሚቀመጡት ትልቅ የሆነ ሆቴል እዛ ቤት በጣም ሚያምር በጣም ዉብ ቢሆን ቦታዎች ላይ እዛ ሲኖር እና የተለያዩ የምታደርግባቸው ነገሮች በዛ ነገር እንትን ሲያደርግ ነው።

እንደምን አደሩ ደና አደሩ ትላለህ እንደምን አደሩ እንዴት ነው ያደሩት ማለት ነው? እንደምን እንደ ምን? አንተን እንደ እንደ ጥሩ እንደ መልካም መልካም አድሬያለሁ ብለህ ለማለት ማለት ነው እንደ ምን አደሩ? እንደዚህ አደርኩ እኔን ያደርኩት በሰላም ነው ያደርኩት ሰላም አድርያለሁ። እንዴ ሳደርግ አድሬያለሁ ድብር ብሎኛል አምሚያለሁ ደብሮኛል ምናምን እያልክ ደግሞ መልሱን ትመልሳለህ

አረንጓዴ አረንጓዴ ደግሞ ቅጥል የመሰለ ከለር ጎረቆጣ ለሚሄድ ቀጠለያ ወደ ትክል የሚመስል ከለር ለመግለጥ ነው። ምጠቀመው አረንጓዴ ብጫ ቀይ አረንጓዴ ማለት ቅጠሉ ቅጠል የልምላሜ የሚያሳየውን በኢትዮጵያ ባንዴራ ላይ አረንጓዴ ይባላል። አረንጓዴ አረንጓዴ በብዙ ሁኔታ አረንጓዴን እንጠቀምበታለን አረንጓዴ በሀገራችን ላይ ባንዴራም ሳይቀር አለ። እና በብዙ ሙከራ በብዙ እንትንም ሳይቀር ማለት ነው እና አረንጓዴ ማለት ቅጠል

ጫማ ሰውን እግሩን ላይ የሚጠቀምበት ነገር ሆኖ ከአንድ ቦታ ወደ ሌላ ቦታ ሳይነካ፣ ሳይታረድ፣ ሳይቆስል የሚከባከብ፣ የሚከናከን ነገር ነው። በጣም የሚጠቅም ነገር ነው። ሰውና ራሱ ብሎ የሚጠቀምበት ነገር ጫማ ይባላል። ጫማ ተጠቅመህ ሰዎች ወደ ሩቅ ቦታ ስትሄድ ወደ ፈለከው ስቴድ ድሮ አልነበረም ግን ነገሩ ሲዘመኑ ተለያዩ ጫማ ጫማዎች መፈጠር ችለዋል።

መስኮት መስኮት የሰው እይታ የምታይበት ትንሽ አነስ ያለ መስኮት ማለት የሆነ ነገር እዛ ወጣ ብለህ የምታይበት ንፋስ ምታስገባበት ሰውን ሲደብረው በዛ ከፈት አድርጎ ሙቀቱን ምናምን ሲሰማው ንፋስ ትንሽ አግባብ አደረገው ራሱን ከመጋባቱን ከድብርቱ በጣም የሚያደርግበት ነገሮች እንዴት ደግሞ አየር ስትገባበት የሆነ ሽታ መውጣት የሚያደርግበት ነገር ስለሆነ። እሱ

በጀት በጀት ማለት የሰው አንድ በእንግሊዘኛ ወርድ ነው ቀንቋ ነው። በዚህ እንግሊዘኛ ተመጥተህ ተመጠቀም ቀኑን በጀት ማለት የሆነ ነገር ተዘጋጅቶልህ ንገሮች። መስሪያ ይሄን እንዲሰራ እዚህን ብር ያስፈልጋችኋል ተብሎ በመንግስት ወይም በፌደራል በጀት ይወጣል። ከዛ ወደ ክልል ነው የሚላክ እሱ ከክልል ደማ ወደ ወረዳ ማጣሪያ ምናምን እያለ ይወርዳል። ከዛ የወረደ ብሩን እሱ በጀት ይባላል ማለት ነው።